በቤትህ ምን አይነት የቤት እቃዎች አሉ? ይላል በቤቴ ውስጥ አብዛኛው የምላቸው የቤት እቃዎች አሉ። ለምሳሌ ድስት አለ፣ ምጣዳ አለ፣ ሌላ ነገሮች ደግሞ ለምሳሌ ስፖርት የምሰራበት ነገሮች አሉ። ሌላኛው ደግሞ እንደዚህ ቁም ሳጥን አለ፣ ጫማ ማስቀመጫ አለ፣ ጫማ መደርደሪያ አለ

በየትኛውም መተግበርያ መልእክት ተለካለህ ነው የሚለው። እሺ እኔ ዋነኛውና ወሳኝ ነው ብዬ ወሳኝ ነው ብዬ መልእክት የምልክበት ቦታ በቴሌግራም ነው። ቴሌግራም አሁን አሁን እየታወቀ ያለነው ወይም ደግሞ አሁን አሁን ሰው ሁሉንም የሚጠቀምበት ነገር ነው።

የምትወደው ስፖርት ምንድነው? ይላል እኔ የምወደው ስፖርት እግር ኳስ ነው። እግር ኳስንም የምወድበት ምክንያት ከድሮ ጀምሮ የተጫወትኩ ስላደግኩኝ። ወይ ደግሞእግር ኳስ ለየ ልዩ የልዩ ቦታ ስላለኝ በልቤ ላይ። ኳስንም በጣም አድርጌ ነው የምወደው። ኳስንም ከድሮ ጀምሬ እየተጫወትኩኝ ያደኩኝ ስለሆነ ነው በጣም የምወደው።